አዲስ አመቱን እንዴት ታከብራለህ ደስ በሚል ሁኔታ ከቤተሰብ ጋር? ያው አዲስ ዘመን መለወጥም ስለሆነ ደስ በሚል ነገር ምግብ ቤተሰብ በመጥራት። እንዲሁም ደግሞ ህፃናት ልጆች በተለያየ ቤት ጎረቤት ከቤተሰብ የሄዱ እንኳን አደረሳችሁ እያሉ አበባ እየሰጡ መልካም ምኞታቸውን እየገለጹ። እኔም ያው እንደዛ አድርጌ ነው ያደኩት እና። መልካም ምኞቴን እየገለፅኩ ከቤተሰብ ከአጎት ከአክስቴ እንዲሁም ደግሞ ከግረቤቶቼ እንኳን አደረታችሁ ለዚህ በዓል አዲሱ አመት የሰላም ይሁንላችሁ እያልኩኝ። እኔም ከእነርሱ የሆነ ነገር እየተቀበልኩ ነው ያደኩና። አዲስ አመት ባጠቃላይ ደስ ይላል አዲስ ዘመን መለወጫ ነው። አዲስ ተስፋ ብሮ ተስፋ ያለበት ብዙ ነገር ይቀየራል ብለን የምትሰንቅበት ነው። እና አዲስ አመት በአሪፍ ነው የምናከብረው ደስ በሚል ሁኔታ። እና ደስ ብሎኝ ከቤተሰብ ጋር ከጓደኞቼ ጋር ከህት ከወንድሞቼ ጋር ደስ በሚል ሁኔታ ነው የማከብረው

ገበያ ላይ የብዙ መደራደር አልችልም ያው ባሉኝ ዋጋ መስጠት ነው ደስ የሚለኝ ትንሽ እንትን እላለሁ እንጂ። እደራደለሁ አዎ ኸረ ማለት ዋጋው መስሎ ካልታየኝ እኔ ደስ ያለኝን ይሄ ቢሆን ያን ያህል ባልከራከርም እንደ ሀሳብ ግን ይሄን ያህል ቢሆን ልውሰደው ምናምን እላለሁ እንጂ ያን ያህል ተከራካሪ ሰው አይደለሁም ለማስቀነስ ዋጋ። እንጂ ግን ደግሞ የተወሰነ ቢሆን እደራደራለሁ። ዋጋው ካልመሰለኝ ተደራድሬ ይሄ ዋጋ አይደለም በዚህ ዋጋ ከሆነ ልውሰደው በዚህ ዋጋ ከሆነ አንስማማም። አንተንም እኔንም ወይ አንቺንም እኔንም በማይጎዳ መልኩ ልውሰድ እላለሁኝ።

ድንጋይ ስብስብ ታደርጋለህ? ድንጋይ እሰበስባለሁ። ብዙ ጊዜ ድንጋዮችን ለኮብል ይጠቅማሉ ለተለያዩ ጠጠሮች ለቤት መሙያ ይጠቅማሉ። እና የተወሰነ እሰበስባለሁ ያን ያህል ባይሆንም። ሰብስቤ ግን እኔ ምንም አላደርገውም እንዲሁ ዝም ብለን ለቤት። ጭቃ ሊሆን ሲል በተለይ ለክረምት ለመተላለፊያ ይሆናል። አሉ ለዛ ለዛ ሊሆን ይችላል እንጂ ያን ያህል አልሰበስብም

አዎ የይለፍ ቃሌ አይጠፋኝም። አውቀዋለ። እንዲሁም ለሌሎች ሰዎች አላጋራም የይለፍ ቃሌ ሚስጥር ቃልም ስለሆነ የባንኮች የተለያዩ ባንኮች እንዲሁም ደግሞ የስልኬ ፎቶ ኢቴክስት የቴክስት የነሱ የይለፍ ቃል ይኖረኛል። ግን ለተለያየ ሰው አላጋራም። ራሴ ግን አዎ አውቃለ። የሚጠፋኝ ከሆነ በመስታወሻ ጽፌ ይዘዋለሁ። ምናልባት ከጠፋኝ በሚለው እና ዙሮውን አላጠፋውም። አስታውሰዋለሁ። እይዘዋለሁ። በማስታወሻ ወረቀት ወይ በማስታወሻ ስልኬ ላይ ሲቭ አድርጌ እይዘዋአለሁኝ።

በአደባባይ መናገር ትችላለህ? አልችልም ትንሽ አይናፋር አፍራለሁና የተወሰነ ስለማፍር በደንብ መናገር አልችልም በአደባባይ የሀሳቤን በግልጽ መናገር አልችልም። ሰው ብዛት ካለበት እጄ ይንጠቀጣል እፈራለሁ እና። ግን ለወደፊት እንግዲህ ይሄን ነገሬን አስተካክላለሁ ብዬ አስባለሁ። የሰው አይን መድፈር አለብኝ ብዬ ስለማምን ማለት ነው

አወ የምጠቀመው ስማርት ፎን ነው ያው አሁን የምንጠቀምበት ያለው ስማርት ፎን ነው እንደሚታወቀው ስማርት ፎን ነው አሁን ላይ በአለም ላይ በጣም ብዙ ተጠቃሚ የመጣ ነው እና አብዛኛውም ከትንሽ እስከ ትልቅ አዋቂ እስከ ህፃናት ስማርትፎን የሌለው ሰው በጣም በጣት የሚቆጠር ነው። እና አብዛኛው ሰው ስማርትፎን ያው ብዙ ጥቅም ስላለውም በጣም ብዙ ነገሮችን በህይወትህ ላይ ስለሚያቀልልህ። አብዛኛው ሰው ያው ስማርትፎን ነው የሚጠቀመው። ያው ስማርትፎን አንዳንዴ ጉዳቱ የምንጠቀመውን ካላወቅነ የምናየውን ካላወቅነ ትንሽ ጉዳት አለው። እንጂ ስማርት ፎን በጣም ህይት ያቀላል። ያው የምጠቀመውም እኔ ስማርት ፎን ነው እና አሪፍ ነው። የተለያዩ ስራዎችን መስራት እችልበታለሁ ብዙ ነገር ማድረግ እችላለሁና የምጠቀመው ስማርትፎን ነው።

ለማንቀሳቀስ መጀመሪያ ከሰል እጥከማለው ከዛ በኋላ እንጨት እጠቀማለሁ ከዛ ከሰል ክብሪት ሶስቱን በመጠቀም ነው። እንግዲህ እሳት የማነደው ያው እሳት በድሮ ጊዜ ድንጋይን ከድንጋይ ጋር በማጋጨት ይፈጠራል የሚባል ነገር አለ። እና ያው አሁን ዘመኑም ትንሽ ተላረቀቀን ክብሪት ስላለ በክብሪት እንዲሁም ደግሞ በተለያዩ ነገሮች ማያያዝ ይቻላል። ያው እኔም ብዙ ጊዜ የማያይዘው ክብሬትና ስንጥርን በመጠቀም ከሰል ስለምጠቀም ከሰሉን አንድጄ በከሰል ነው የማበስለው። እና እንደዛ አድርጌ ነው የምጠቀመው።

በስራ ጊዜ እረፍት ታደርጋለሃ? በስራ ጊዜ እረፍት አደርጋለው የተወሰነ እረፍት አደርጋለው ስትሰራ ስለሚደክመኝ የተወሰነ እረፍት ካላደረግን ጥሩ አይመጣምና ሰርቼ ማረፍ ደስ ስለሚልም አርፋለው እረፍት አደርጋለሁ እረፍት እወስዳለሁ ደግሞ በጣም ድክመትም ስለሚኖረው እረፍት ግድ ነው እና አዎ እረፍት ወስዳለሁ።

በእጅ ስራ የሚሰራ ታደርጋለህ። በእጅ ስራ ሚሰራ አዎ የተለያዩ ማህተቦች ጌጣጌጦችን በእጅ ሚሰሩ ደስ ሚሉ ውበት ያላቸው እነሱን እጠቀማለሁ። እና ሌላ ደግሞ ምን እጠቀማለሁ ሌላ የተለያዩ ነገሮችን ደስ ሚሉ ነገሮችን እጠቀማለሁኝ። ምክንያቱም የእጅ ስራ አድናቂ ነኝ እና በእጅ የሚሰሩ ነገሮች ይማርኩኛል ደስ ይሉኛል። በጣም አድናቂ ነኝ ምክንያቱም በእጅ የሚሰራ ነገር በደንብ ሊደነቅ ማሽን ያልገባበት ደስ ሚሉ ብዙ አይነት የእጅ ስራዎች አሉ። እና እንዲሁም የተለያዩ እንትኖች ከላይ የሚለበሱ ሹራቦች በኪሮስ ሚሰሩ አሉ። እና የነሱን እነሱ አድናቂ ነኝ ያው እጠቀማለሁኝ። ኮፊያም አለ ብዙ አይነት አለ እና እጠቀማለሁ አዎ ደስ ይለኛል

የመንገድህን ስራ ታውቃለህ አልገባኝም በመንገድ ላይ እየተሄደ የሚሰራ ስራ ነው። ነው በመንገድ ላይ እየሄደ የሚሰራ የተለያዩ ነገሮችን በመሸጥ ማስቲካ ብስኮት ከረሜላ እንዲሁም ለተጓዦቿ እነሱን በመሸጥ የሚሰሩ ስራዎችን አውቃለሁ። ከእነሱ ያለፈ ግን እስካሁን የማውቃቸው ምንም አይነት ስራ የለም። እነሱን ግን አቃለሁ በመንገድ ላይ የተለያዩ ስራዎችን መስራት ይቻላል። አሪፍ ገቢ አለውና። እነሱን አ አቃለሁኝ

ቤት በቤትህ እንዴት ታሳልፋለህ ነው? በቤቴ የተለያዩ ስራዎችም በመስራት አሳልፋለሁ። ደስ የሚሉ ስራዎችን ብዙ አይነት ስራዎችን ለምሳሌ ቤቴን እሸካክፋለሁ እጠራርጋለሁ። እንዲሁም ደግሞ የተለያዩ ስራዎችን እሰራለሁ እና ያው ቤቶችን በማጽዳት ገና ደግሞ ደስ የሚል ውበት እንዲኖረው ቤቴን አጸዳለሁ። የተለያዩ ምግቦችን አበስላለሁ እና እነሱ እነሱን ስራ በመስራት ያው ቤቴን እያሷብኩኝ መቆየት ደስ ይለኛል። ደስ የሚል ነገር አለው ያው ለኔ ውበት ይሰጠኛል እና። ቤቴን ሱአስውባለሁ ደስ ብሎኝ እውላለሁ። ነው ምክንያቱም የተለያዩ ስራዎችን ነው የምሰራ ቤት ውስጥ እና። ቤቴን እንደዚህ እያደረኩ የተለያዩ ስራዎችን በመስራት እቆያሉ

በየትኛው? ቀን ወደ ገበያ ትሄዳለህ ብዙ ጊዜ ከእኛ አካባቢ የተለመደ ወደ ገበያ ቅዳሜ ቀን እና እሮብ እሮብ ቀን ረቡዕ አርብና ቅዳሜ ቀን ያው ብዙ ጊዜ ለገበያ ተመራጭ ናቸው ብሎ ይታሰባል። ብዙ አይነት አዳዲስ እቃዎች ስለሚገቡ ያው እሮብ አርብ እንዲሁም ደግሞ ቅዳሜ ቀን በተለያዩ ገበያዎች ብዙ አይነት ነገር የምትፈልገውን የምታገኝበት ቀን ብዙ አይነት ገበያተኛ ስለሚወጣ። በእነዛ ቀን እዋጣለሁ

በስልኬ ገንዘብ ልካለሁ አዎ የተለያዩ ባንኮች አሉኝ ንግድ ባንክ አለኝ አባይ አዋሽ ዳሽን እና የተለያዩ ባንኮች ስላሉ ያው በስልክ የመገበያየት ደስ ይለኛል በስልካችን ባንክ አለና የስልክ ባንክ የሚባል አለ። ያው ኮከብ ዘጠኝ ምናምን በመጠቀም መሰላልን በመጠቀም እነሱን በመጠቀም ገንዘብ ወደ ሌላ አካውንት እልካለሁ ባስፈለገኝ ሰዓት እልካለሁ እና አዎ በስልኬ ገንዘብ እጠቀማለሁ እልካለሁኝ ወይም አስልካለሁ ለኔ ለሰውም እልካለሁ እና አሪፍ ተመራጭ ስራ ነው። ብዬ ያው ኑሮን ያቀልልሃል ምክንያቱም ሌላ ቦታ ሄደህ ባንክ አውጥተህ በረህ ከመምጣት በስልክህ ልከህ መገላገል ይሻላል። እና ያው ሞባይል ባንኪንግ አሪፍ ነው በጣም

የተኛው ባህላዊ ምግብ ትወዳለህ የተለያዩ ባህላዊ ምግቦች አሉ በጣም ደስ የሚሉ እንደ ጎመን ክትፎ በተለይ ክትፎ በጉራጌ አካባቢ ብዙ ጊዜ የተለመደ ነው። እና እንደ ክትፎ እንደገና ደግሞ የተለያዩ ቀይ ስር በጣም ብዙ አይነት ባህላዊ ምግብ አሉ። እና እኔ ብዙ ጊዜ ከባህላዊ ምግብ ደስ የሚለኝ ነገር ቂንጬ ነው። ቂንጬ ደስ ይላል። ከተፈተገ ስንዴ ነው የሚሰራና ያ ምግብ ደስ ይለኛል። በጣም ነው ምወደው የሚመቸኝ እና ያን ቂንጨ እወዳለሁ። ከሌላው አንፃር ሌላ ግን ብዙም አይደለሁም እና የምወደው ያው ቂንጨ ነው። ግን የተለያዩ ባህላዊ ምግቦች አሉ እኔ የምወደው ያው ያንን ነው

ፎቶዎቼ ስልኬ ላይ ነው ሚቀመጡት ብዙም ጊዜ እንደገና ደግሞ የወረቀት ፎቶዎች ከሆኑ አልበም ጋር ነው የሚቀመጡት። እና ያው ፎቶ ደስ የሚል ነገር ነው። ምክንያቱም በጣም ብዙ አይነት ማስታወሻ ነው። ያለፈ ህይወትህን ብዙ ነገሮችን የምታስታውስበት ልጅነትህን ወጣትነትህን እና የተለያዩ ነገሮችን የምታስታውስበት ያለፈ ህይወትን የምታስታልፍበት እምታስታውስበት ትልቅ መሰሪያ ነው ብዬ አምናለሁ። እና አሁን እንዳልኳችሁ ተጠንቅቄ ወይ ዋሌት ውስጥ አስገባዋለሁ አለበለዚያ ደግሞ ያው ስልክ ላይ እንዲሁም ደግሞ ወደ ፊሌሾች በማገልበጥ ነው። ባስቀምጠው አሁን ማስታወሻ ሊጠፋ እንዲጢፋ ስለማልፈልግ በደንብ ተጠንቅቄ ወደተለያዩ ገጾች ልኬ ነው የማስቀምጠው። እና በእንደዚህ አይነት መልኩ አስቀምጠዋለሁ

መጠቀም ስልክ ስማርት ነው እና ያው ተች ነው እና አረፍ ዘለቅ ነው። የተለያዩ ነገሮችን ሳልገደብ እንድትጠቀም ያደርገኛል መቶ ሃያ ጂቢ ነው። እና ያው ስልኬ ስማርት ነው ስማርት ስማርት ነው። ያው ስማርት ስማርት ነው ተልኳቸው አሪፍ ነውና ብዙ ነገሮችን ሳልስታገግ በፈለኩት ሰዓት እንድትጠቀም ያደርገኛልና። የምትጠቀመው ሰልኩ አሪፍ ነው ደስ ይላል። አሪፍ ስልክ ነው። እና እንደፈለኩኝ ተጠቅሜ አድርገኝ ያው ለፎቶም ለቪዲዮም የተለያየ ቦታ ስላለው መቶ ሃያ እንዳልኳችሁ መቶ ሃያ ጅቢ ነውና። ሳልቸግር እጠቀማለሁ አልፏል እጠቀማለው

ስንት ኢሜል አለህ ነው መሰለኝ ጥያቄዬ ያለኝ ኢሜል አንድ ነው የዚህኛው እና አንድ ደግሞ አለኝ ሌላ ሁለት በቃ አንደኛው ጠፍቶኛል እና ፓስወርዱን ስለማላውቀው። አንድ ኢሜል ነው ያለኝ ማለት እችላለሁ። ይሄኛው የምትጠቀመው አንድ ሜል አለኝ ሄለን ሙላቱ ሃይሽዳንት ስልሳ ስምንት ዶት ኮም የሚል ኢሜል አለኝ ነው። ያንን ኢሜል ነው የምጠቀመው እና የተለየ ደግሞ ሌላ አለኝ። ያኛው ግን እንደነገርኳቸሁ ፓስወርዱ ጠፍተኛል እና። ይሄኛውም በቃ ሁለት ሜል ነው ማለት ትችላለህ ሁለት ኢሜል? ሁለት ኢሜል ነው ያለኝ። በሁለት ኢሜል ነው የምንጠቀመው።

ጊዜህን በደንብ ታስተዳድራለህ? አዎ ጊዜህን በደንብ ካልተጠቀምክ በአግባቡ ካልተጠቀምክ የተወሰነ ጊዜ እንኳን ካለፈብህ ያን ጊዜ ነገ መተካት ስለማትችል ያለህን ጊዜ ደስተኛ ሁነህ ተጠቅመህ ነው። ማለፍ ያለብህ እና ጊዜዬን በአግባቡ እጠቀማለሁ የሚያስፈልገኝን ነገር አደርጋለሁ ካላስፈላጊ ነገሮች እርቃለሁ ያው ጎጂ ነው ከተባሉ ነገሮች የሚጎዳኝ ነገር አላደርግም። ጊዜዬን በአግባቡ የምሰራውን ስራ በሰአት ጨርሼ ትምህርቴንም ሁሉንም አስኪጄ የጥናት ሰአቴንም በስነ ስርዓት አስኪጄ ጊዜን በአግባቡ አስተዳድረዋለሁ ማለት ነው። ጊዜህን በአግባቡ ካላስተዳደርክ ብዙ ነገር ስለሚያመጣ። ጊዜህን በአግባቡ ተጠቅሜ ደስ ብሎኝ። ማታም የእንቅልፍ ሰአቴን ሳላባክን በስነ ስርዓት ሁሉንም በሰአቱ በሰአቱ ወስኜ ነው የማደርገው። እና ጊዜየን በስነ ስርዓቱ ያው አስተዳድራለሁ ማለት ነው። የሚያስፈልገኝን ነገር አድርጌ በስነ ስርዓት ነው የማስተዳደረው።

ሰዎችን አስታውቃለሁ ለምሳሌ ወንድሜ ይሄ ወንድሜ ነው ብዬ ከጓደኛዬ ጋር ጓደኛዬ ከሆነች እህቴ ናት ብዬ እህቴ ጋር እና ስወቹን በአግባቡ አስተዋውቃለሁ ያው በእኔ ምክንያት ብዙ አስታውቄ አውቃለሁ እና እንዲሁም ደግሞ ሰው በሌላ ምክንያትም ሰው እታወቃለሁ ጓደኛዬ ጓደኛ ከሆነች ወይ ወንድሜ ጓደኛ የህቴ ጓደኛ ከሆነ ስለዚህ እኔም በአግባቡ አስታውቃለሁ እኔም አስተዋውቆኛል እና ተዋዋቃት ለወደፊት ስትተያዩ እንዳትተላለፉ እኔ ጓድ በጣም የምወዳት ጓደኛዬ ነው ወይም በጣም የምወደው ወንድሜ ነው ይሄ በስነ ስርዓት አስተዋውቃለሁ።

ቅመማ ቅመም የሚበዛበት ምግብ አልወድም በተለይ እንደ ክኖር አይነት ምናምን እና ቅመማ ቅመሙ ያልበዛበት በአግባቡ የተሰራ ምክንያቱም ቅመማ ቅመም በበዛ ቁጥር ያው ለጤናም ጥሩ አይደለም ብዬ አምናለሁ። እና ቅመማ ቅመም በጣም ሲበዛ አልወድም ያው ጥረጫው ሞቅ ሲልም ደስ አይለኝም እና በጣም ቅመማ ቅመም የሚበዛበት ምግብ ተጠቃሚ አይደለሁም። ያው ከቅመማ ቅመም መካከል አንዱ ሊኖር የሚችለው ክኖር ነው። ክኖር ግን እወዳለሁ ደስ ይለኛል ከክኖር ያለፈ ነገር ግን ሌላ ነገር ተጠቅሜ አላውቅም። እና ቅመማ ቅመማ ሲበዛ ደስ አይልም እና ቅመማ ቅመማ የበዛበት ምግብ ደስ አይለኝም አልወድም። ያው በአግባቡ ሲሆን ነው ሁሉም ነገር ደስ የሚለው አይደል። ስለዚህ ቅመሙን በአግባቡ ሲሆን ሳይበዛ የሚያስፈልገውን ነገር ብቻ በመጠቀም ያነው የምመገበው ያነው ጤናማም ብዬ የማስበው እና ደስ ብሎኝ እንድበላ። ያው ቅመማ ቅመሙ ያልበዛበት በአግባቡ የተሰራ ጥሩ ጤናማ የሆነ ምግብ ነው መመገብ ደስ የሚለኝ እና። ቅመማቅመም የበዛበት ምግብ አልወድም ደስ አይለኝም

ከስራ ሰዓት በኋላ ትሰራለህ? አዎ ከስራ ያው እንደነገርኳችሁ ተማሪም ስለሆንኩ ከስራ ሰዓት በኋላ ከለምሳሌ ቤት ስራዎቼን ከሰራሁ በኋላ። ያው ቁርስ አብስዬ ቤቴን አጸዳድቼ ደስ ብሎኝ እቃዎቼን አጣጥቤ የተለያዩ ስራዎችን ከሰራሁ በኋላ አዎ ሌላ ስራም ስለ ማይጠፋ በትምህርት በኩልም ማንበብም ስራ ስለሆነ። ያን ያን አሰራለሁ እንደገና ደግሞ የማግዘው ሰው ካለ እናቴን ወይ አባቴን ወንድሜን እህቴን። እነሱን ደግሞ እነሱንም አግዛቸው ነገር ካለ ወንድሞቼን እህቶቼንም አግዛቸው ነገር ካለ። አግዛለሁና ከስራ በኋላ በፊትም ያው የምሰራው ስራዬ ይኖራል እንዳልኳቹ ለማገዝ ካስፈለገ የተለያዩ ስራዎችን የግድ መሞከር አለብኝ። እና ዋና ስራዬን እንደነከርኳቹ ቤት ማጽዳት። ምግብ መስራት ምናምን ነው። እና ያን ከጨረስኩ በኋላ ሌላ ስራ ካለ ቤተሰቦቼን አግዛለሁና እሰራለሁ። ከስራ በኋላ እሰራለሁ ደስ ይለኛል መስራት እና እሰራለው

ምን? ያህል ጊዜ ወደ ገበያ ትሄዳለህ ያው የቤቷ አስቤዛ ሲያልቅ ነው ሊሄድ የምችለው። ቢያንስ በስንት ጊዜ ሊሆን ይችላል በሳምንት ሶስቴ እንደነገርኳችሁ እሮብ አርብ እና ቅዳሜ ነው። ልሂድ የምትችለው ቅዳሜ በተለይ የተለያዩ ነገሮችን ብዙ ነገሮችን ገበያ ላይ ልትፈልገውን ማንኛውንም ነገር ልብስም ሆነ የቤት እቃዎች። የምግብ አስቤዛ ሽንኩር ነጭ ሽንኩርትበቀይ ሽንኩርት። እንደ ገና ደግሞ የተለያዩ ነገሮችን ለምሳሌ እንደ በርበሬ ቅመማ ቅመሞችን ሲቀጥል መግዛት ካስፈለገኝ አዎ እሄዳለሁ። እና ስለዚህ ቢያንስ ቢያንስ በሳምንት ሶስቴ ወይ ሁለቴ እንደነገርኳችሁ እሮብና ቅዳሜ ነው ልሄድ የምችለውና በሳምንት በቃ በአጠቃላይ ሶስት ጊዜ ወይም ሁለት ጊዜ ልሄድ እችላለሁ ማለት ነው። በሳምንት እንደዛ ነው የማደርገው

የሞባይል ዳታ እጠቀማለሁ ዋው ብዙውን ጊዜ እጠቀማለሁ። በተለይ ዋይፋይ በለለ ሰዓት የሞባይል ዳታ አጠቀማለሁ። የተለያዩ ነገሮችን ስልኬ ላይ ልጠቀም ስፈልግ የተለያዩ ስራዎችን የማያቸው ነገሮች ካሉ እምማራቸው ትምህርቶች። ያው በስማርት ፎኔ ማለት ነው እምማራቸው ስልኮች መንበራቸው የተለያዩ ነገሮች ሲኖሩ። የሞባይል ዳይታ በመግዛት እንጠቀማለን የሞባይን ዳታ ያው አሁን ትንሽ ውድ ቢሆን ግን። እገዛለሁ እስከ አንድ ጅቢ እስከ ሁለት ጅቢ እስከ አስራ አምስት ጅቢ ባለው እገዛለሁ እና። የሞባይል ዳታዬን እጠቀማለሁ ጅቢዬን እገዛለሁ። እንዲሁም ደግሞ የተለያዩ ነገሮች ካስፈለጉኝ አደርጋለሁ እና አዎ የሞባይል ዳታዬን ገዝቼ እጠቀማለሁ። ግን ዋይፓይ በሌለ ሰዓት ነው የምንጠቀመው። ያው ዋይፋይ መብራት ሲጠፋ ላይኖር ይችላል እና መብራት ሲጠፋ በዛን ሰዓት። መብራት ሲጠፋ ወይፋይ ስለሌለ ያኔ የሞባይል ዳታዬን ገዝቼ ጠቀማለሁ። እንዲሁም ደግሞ በተለያዩ ነገሮች በተለያዩ ችግሮች ሲጠፋ ዋይፋዩ ያኔም የሞባይል ዳታዬን በመግዛት እጠቀማለሁ ማለት ነው። ከዛ ውጪ ግን በዋይፋይ ነው የምጠቀመው

ቤተሰቦቼ ብዙ ጊዜ ቆርስ ምሳ እራት ላይ በየቀኑ ስለምንሰበሰብ ያን ያህል ያለመሰባሰብ ጊዜ አለን ማለት አንችልም። እና ስራ ሜልስ ያው ቆርሰም በነገርኳችሁ ምሳም እራትም በአንድ ተሰባስበን ስለምንበላ ብዙ ጊዜ እንሰባሰባለን። ስለዚህ በቀን ሁለቴ በቃ እነሱ ከተባለ በቀል አንዴ የመሰብሰቢያ እድሏልን ማለት ነው። ያው በዛን ሰዓት በተሰበሰብንበት ሰዓት መገማገያም እንዴት ነው ስራሽ እንዴት አልሽ ዛሬ ምን ሰራሽ ዛሬ ምን ሰራህ? እንባባላለን ከእነርሱም ችግር ካለ በዛም በተሰባሰብንበት ሰዓት እንነጋገራለን። ምክንያቱም የቅርብህ ሰው ችግርህን ካልነገረ ነገ ከነገ ወዲያ ችግር ነው ወይም ስህተት ነው ብለህ ስለማታስብ ትደጋገመዋለህ። እና ያመደጋገምህ ደግሞ አንተን ዋጋ ያስከፍልሃል ብዬ አምናለሁ። እና ስለዚህ ችግርህን በጊዜ መስማት ቤተሰብ የሚነግርህን ውስጥ ማት አሪፍ ነገር ነው ብዬ አምናለሁ። እና እኛም ለእነሱ እነሱም ለእኛ መካሬ ስለሆኑ እንገማገማለን። በዛን ሰዓት እና የመሰብሰቢያ ጊዜ አለን በቃ በቀን ውስጥ ሁለት ወይ ሶስቴ የመሰብሰቢያ ሰዓት አለን

ጢም ታቆያለህ? ያው እኔ ሴት ልጅ ነኝና ጢም የለኝም። ግን የተለያዩ ወንድሞቼ እንዲያውም አባቴ የተለያዩ ወንድ ጓደኞቼ ብዙ ጊዜ አያቆዩም ጤማቸውን። ምክንያቱም ያው ሲያዲግ ትንሽ ጭብረርር የማለት ባህሪ ስላለ በስነ ስርዓቱ በአግባቡ ቢያንስ በወር አንዴ መቆረጥ ልክ ነው ብዬ አምናለሁ። ምክንያቱም ሲጨባረር ብዙም አያምርም። የተወሰነ መሰለህ መቆረጥ ሲባል መላጨትም ውበት የለውም። የተወሰነ ማሳጠር ደስ ይለኛል ሁኔታ የተወሰነ ማሳጠር ቅርጽ ማስያዝ ደስ ይላልና ያው ውበት ይሰጥሃል የተለየ ውበት ይሰጥሃል። ከዛ ውጪ ግና በደንብ ናቸው በወር ወይም በአንድ ወር ውስጥ ቢሆንም ወይም በዛ ከተባለ ወር ከሁለት ሳምንት ጤም መላጨት ወይም ደግሞ ጤም ማሳጠር ጤም መስተካከል አሪፍ ነው። ብዬ አምናለሁ እና በወር አንድ ቀን ደስ ይላል አሪፍ ነው መስተካከል።

በጀት እስካሁን አላስተዳድርም። በጀቴ የለኝም ያው በጀቴ ሊሆን የሚችል የራሴ ወጪ ነውና ከዛ ውጭ እኔ ቤተሰቦች ብዬ ማወጣው ምንም አይነት ስራ ስለሌለ። በጀቴ ሊሆን ሚችል የራሴ ወጪ ነው የራሴን ወጪ ደግሞ በአግባቡ አስልቼ ሚያስፈልገኝን ዛሬ ለዛሬ ሚያስውሰኝን ነገር አስቀድሜ አዘጋጅቼ ገዝቼ አስቤ እና አሰላስዬ ወጪዬን በትክክል ለመጠቀም ነው ምሞከረው። በእርግጥ አንዳንዴ ሳትፈልግ ይጠፋል ሳታውቀው ብር ሞኝ ነው ሳትፈልግ ይጠፋል። ግን እኔ በቻልኩት አቅም የሚያስፈልገኝን ጽፌ ለአሁን እምገዛው ይሄን ነው። ለቀጣይ እምገዛው ይሄን ነው ብዬ ወስኜ ነው የምጓዘው እና ያ ነገር ደግሞ አሪፍ ደረጃ ላይ ያደርሳል ብዬ አስባለሁ። ምክንያቱም ከአግባብ ውጭ የሆነ ወጪዎችን እንዳታወጣ ያደርግሃል። እና እንደዛ አድርጌ ነው ብዙ ጊዜ ምጠቀመው። እና አሪፍ ነው እንደዛ አድርጎ መጠቀም ጥሩ ነገር አለው። እና እንደዛ አድርጌ ነው ምጠቀመው እስካሁንም ወደፊትም እንደዛው ነው ማደርገው

በዶቄ መፍጨት ታውቃለህ በዶቄ መፍጨት አላውቅም ያው በዶቄ ማለት ድንጋይ ነው። ያው እኔ መፍጨት የማውቀው ድንጋይ በድንጋይ ወይም እንጨት በእንጨት በሁለቱ መፍጨት እንደሚቻል አውቃለሁ። ድንጋይ በድንጋይ ስል ሙቀጫ ወይ የታችኛው ሙቀጫ ለስለስ ብሎና ጎድጎድ ብሎ ሲዘጋጅ የላይኛው ደግሞ ሞለል ባለ መልኩና ወፈር ባለ መልኩ ያ ድንጋይ ይፈለግና ሁለቱም በማጋጨት የተለያዩ እህሎችን የምትፈልገውን በቆሎ ሊሆን ይችላል አተር ሊሆን ይችላል ስንዴ ሊሆን ይችላል። የተለያዩ እህሎችን በማፍተክ በዛ መፍጨት እንደሚቻል አውቃለሁ። እንዲሁም ደግሞ እንጨትና እንጨትን ሙቀጫ የእንጨት ሙቀጫ በላይ ሞለል ብሎና አረዝሞ ታቹ ጎድጉዶ እና ከታች ደግሞ ጎድ ጎድ ያለ እንጨትን በመጠቀም በዛ ደግሞ የተለያዩ ነገሮችን በመውገጥ ማላም እንዲሁ ደግሞ መፈተግ እንደሚቻል አውቃለሁ። እና የሁለቱም ሙቀጫዎች አውቃለሁ። በዶቄ መፍጨት ግን አልችልም እና በነዛ ግን መፍጨት እችላለሁ

ማቅረቢያ ማድረግ ትችላለህ አዎ የተለያዩ ማቅረቢያዎችን ማድረግ እችላለሁ ምክንያቱም ማቅረቢያ አሪፍ ነው። በተለይ ለአይናችን ያው እኔ ብዙ ሰዓት ሾርት ሳይት ስለሌለኝ የተለያዩ ሰዎች ግን አጭር እይታ ወይም ረጅም እይታ የሚያስቸግራቸው ከሆነ የማቅረቢያ መነጸሮችን እየተጠቀሙ ማስተካከል ይችላሉ። እና እኔ ደግሞ እስካሁን እንደዚህ አይነት ነገር ስለሌለብኝ አልጠቀምም። ግን እንዴት እንደሚደረግ ማድረግ እችላለሁ ማቅረቢያ ማድረግ። እችላለሁ ግን እስካሁን እንደነገርኳቸው አላመመኝም። ማድረግ ግን እንዴት ማድረግ እንደሚቻል? ጥቅሙ ምን እንደሆነ? አስፈላጊነቱ ምን እንደሆነ? ለማን እንደሚያስፈልግ በደንብ አውቃለሁ ጠንቅቄ አውቃለሁ። እና በዙሪያዬም አሉ ጓደኞች ማቅረብያ የሚያስፈልጋቸው እና እነሱም ሲያደርጉ አያለሁ። ያው ትንሽ በርቀት ያለ ጽሁፍን ለመለየት ወይም በቅርብ ያለ ጽሁፍን ለመለየት ሲያስቸግራቸው ማቅረቢያን ይጠቀማሉና በእነሱ በእነሱ አውቀዋለሁ እንጂ እኔም ብዙ አልችልም

አዎ ከደንበኛ ከምንም በላይ ደንበኛን ማስደሰት አሪፍ ነው ብዬ አምናለሁ የተለያዩ ደንበኞችን ለመሳብ ያው ከፊት ፈገግታ መጥፋት የለበትም ብዬ አምናለሁ። ምክንያቱም ደንበኛ ደስ ብሎት ሚመጣ መጀመሪያ ያንተን ፈገግታ ያንተን አቀራረብ ያንተን ያሻሻጥ ስልት ደስተኝነትህን በማየት ነው። እና ደስ ብሎት የሚመጣ ያው ኮስተር ብለህ ተቆጥተህ ምትልከው ከሆን ግን ደንበኛም ደስ ብሎት አይመጣም። ምክንያቱም በብሩ ከፍሎ እስከሚገዛ ድረስ ወይም በብሩ ከፍሎ እስከሚጠቀም ድረስ ያን ማድረጉ ተገቢ ነው ብሎ ስለማያምን ለሱም ደስታ ስለማይሰጠው። ፈገግታን ሳቅህ ሳትነፍግ በስነ ስርዓት። ይሄኛው ይሻላል እኮ እያልክ እና ያው የደንበኛን ለመሳብ እነዚህን ብንጠቀም ግን ደንበኛን ስለምንነስ ገቢያችንም ሆነ የተለያዩ ሬስቶራንት ሊኖር ይችላል እነሱን ለመጠቀም ምቹ መንገድ ነው ብዬ አምናለሁ። እና ሬስቶራንት ከገንበኛ ጋር መገናኘት ምት ትችላለህ ማለት ነው። ከተለያዩ ገንበኞች ጋር ለመገናኘት ዋናው መፍትሄ ያው ያንተ ፀባይ ነው ብዬ አምናለሁ። እና በስነ ስርዓት ስለማስተናገድ እኔም ደገንበኞች

አዎ ገመድ መጠቀም አቃለሁ። ያው በእኛ አካባቢ ብዙ ጊዜ ገመድ የሚያገለግለው። የተለያዩ ለኤሌክትሮኮችም ገመድ ይሆናሉ ለተለያዩ ኤሌክትሮች ኤሌክትሮኮች መግጠሚያ። የኤሌክትሪክ ገመዶች አሉ ምክንያቱም እንዳያስተላልፍ የተለያዩ ነገሮችን አስተላልፈው ሰውን እንዳይጎዳ ይጠቅማሉ። እና በእነሱ በእነሱ ሲጠቀም አውቃለሁ እንዲሁም ደግሞ ገመድ መጠቀም ሌላ ደግሞ ለልብስ ማስጫነት ብዙን ጊዜ በእኛ አካባቢ ልብስ የምናሳጣው በገመድ ነው። እና ከአንድ ድንጋይ ወይም ከአንድ ፖል ወይም ከአንድ እንጨት ወደ ሌላ እንጨት ከአንድ ብረት ወደ ሌላ ብረት በማሰር ያን በማገናኘት የተለያዩ ልብሶችን ማስጫ እንጠቀመዋለን። እና እንደነገርኳችሁ ዝም ብሎ ከኛ አካባቢ። ገመድ ነው ልብስ ለማስጠት የምንጠቀመው እና አዎ አውቃለሁ ገመድ ነው ልብስ ለማስጣት የምንጠቀመው። በዛን ሲጠቀሙ ወይም እኔን እጠቀማለሁ እና በዛ በዛ ምክንያት ገመድ መጠቀም እችላለሁ። አቃለሁ እና ገመድ አሪፍ ነው በስነ ስርዓት ያሰጣልህ ያደርቅልሃል ልብስህን

ያው ልጅ ችሎታ የብዙ አይነት ችሎታ ሊኖረው ይችላል። የሰው ልጅ ያው የእኔ ያን ያህል ባይሆንም ልጁ ችሎታ ለታየው ብዬ የማስበው ሙዚቃ ነው። ሙዚቃ በተወሰነ መልኩም ቢሆን ማንጎራጓር ደስ ይለኛል እወዳለሁ። እና ሙዚቃ ማንጎራጎር ደስ ይለኛል። ያን ያህል ብቃት አለኝ ባለንም ግን ከሌሎች ነገሮች ይልቅ ጎልቶ ልታይ የሚችል ያው ሙዚቃ መውደዴ ነው ብዬ አምናለሁ። እና ያን ያህል ባይሆንም ልጆች ሁለታዬ ነው አፌን ሞልቼ ማለት ባልችልም ግን ልዩ ችሎታዬ ምንድነው? ካላችሁኝ አይቀር ልዩ ችሎታዬም ሚሆን ያው ሙዚቃ ነው። እና ውዚቃ ይለኛል። እኔ እወዳለሁ ማዳመጥም መስማትም እንዲሁም መስፈንም ደስታ ይሰጠኛል እና ሙዚቃ በሚለው እንድውሰደው እንደነገርኳችሁ ያው ለኔ ደስታ ይሰጠኛል ሙዚቃ ማዳመጥ የኔ ምቾት ይሰጠኛል። ደስ የሚል ስሜት አለው። እና ሙዚቃ ማዳመጥ ነው የኔ ትንሽ እንኳ ልዩ ችሎታዬ ወጣ ማለት እችላለሁኝ። ሙዚቃ ማደመጥ

አዎ የተለያዩ ውሃዎችን በመሰብሰብ እጠቀማለሁ በተለይ ብዙ ጊዜ የዝናብ ውሃ የምንሰበስበው ክረምት ላይ ነውና ክረምት ላይ እየተለያዩ ውሃዎችን ደርጅኖችን በማቋት ውሃ መሰብሰብ ይቻላልና። እንደነገርኳችሁ ይሄ የሚሆነው ግን ዝናብ በሚዘንብበት ወቅት እና ክረምት ላይ ነው ማለት ነው። ብዙን ጊዜ እንደዛ የሚሆነው።